የምወደው ከተማ አዲስ አበባ ነው አዲስ አበባ በጣም የምትወደድ ከተማ ናት። እኔም እዚህ ነዋሪ እንደመሆኔ በጣም ነው የምወደው አየር ፀባዩም ተስማሚ ነው። ለብዙ የውጭ ሀገር ሰዎችም በጣም የምትስማማ ከተማ ናት። ለዚህ አዲስ አበባ በጣም ነው የምወዳት

አዎ ደንብኛየ ደንብኞቼ ሲረኩ ለአለቃዬም ይሁን ለድርጅቱ አሳውቃለሁ። ምክንያቱም ይህ የደንበኛ እርካታ ለኛ ግብአት ስለሆነ የደንበኛ ርካታ በደንብ መከታተልና በአግባቡ መያዝ ተገቢ ነው። እንዲሁም ለሚመለከተው ማሳወቅና በዛ መጠበቅ ተገቢ ሁኖ ነው። ምናገኘው ስለዚህ የደንበኛ ርካታ ለሚመለከተው አካል ማሳወቅ ተገቢ ነው።